የሞባይል ዳታ ትጠቀማለህ ወይ ነው? አዎ የእለት ተእለት ህይወቴ ላይ የሞባይል ዳታ እጠቀማለሁኝ። ምክንያቱም የተለያዩ ማህበራዊ ድረ ገጾችን በየቀኑ ስለምጎበኝ እንደዚሁም ደግሞ መስመር ላይ የተለያዩ መረጃዎችን ስለማይ እንደዚሁም ደግሞ የምስል ስለ

የመንገድህን ስም ታውቀዋለህ ወይ ነው? አሁን ላይ የምኖርበትን አካባቢ የመንገዱን ስም አላውቀውም ያው ሰፈሩ ምን እንደሚባል። እንደዚሁም ደግሞ አካባቢው ልዩ መጠሪያ አለው ያንን ልዩ መጠሪያ ብቻ ነው ማቀው። ግን ከዚህ በፊት ካርታ ላይ በምሰራ ሰዓት እሰራ የነበረበትን ቦታ ያንን ቦታ የመንገዱን ስም ለይቼ አቀው ነበር። ያው አሁን ላይ እያንዳንዱ ሰፈር የራሱ መጠሪያ እንዳለው ሁሉ እያንዳንዱ መንገድም ደግሞ ልክ እንደዛው የራሱ መጠሪያ አለው። አብዛኛው ሰው ሰፈሩን ሚያቀው በሰፈሩ ባለው ልዩ መጠሪያ ነው። እንጂ በመንገድ ውስጥም ብዙም አይታወቅም እንደዚህ አይነት ነገር አልተለመደም። ያ ማለት ግን ያ መንገድ ስም የለውም ማለት አይደለም ሁሉም መንገድ የራሱ የሆነ የተለየ መጠሪያ አለውና። ልክ እንደዛ ሁሉ እኔም ደግሞ አሁን ላይ የምኖርበትን አካባቢ በተለመደው ሰፈሩ በሚጠራበት ስም ነው ማቀው